በእጅ መጽሐፍ ትወዳለህ የሚለው ጥሩ ጥያቄ ነው። በእጅ ያው በጣም ደስ ይለኛል። ምክንያቱም በቃ። በእጅ ማለት ያው እኔ ኮምፒውተር ያን ያህል። እውቀቱም የለኝም ግን ያው በእጅ በጣም ደስ ነው የሚለኝ። በእጅ በእጅ የተጻፈ እኔን በእጅ ስጽፍ እኔ በጣም ደስ የሚለኝ እኔ እወዳለሁ። በእጅ በጣም በጣም ነው የምወደው

የአመራር ሚና አለን የሚለው ያው የአመራር ሚና የለኝም። ግን የው በስራየ ግን ያው። ያው አላ አይደል ስታንዳርድ ያው በኔ እንትን ያው በመካኒካ እንትን አለኝ ግን የአመራር ሚና ግን የለኝም። ምክንያቱም ያው ይሄን አድርጉ ለማስተባበር ማስተባበር ስራ በፊልዴ አለኝ። በስራዬ ፊልድ እንጂ የአመራር ሚና ግን የለኝም።

ወተት ትጠጣለህ? ነው እሚለው ወተት በጣም ነው የምጠጣው በጣም በጣም ነው ያው ብቻ ክርስቲያን ኦርቶዶክስ ስለሆንኩኝ በጾም ሰዓት ነው ወተት የማልጠጣው እንጂ ግድፍት ከሆነ ፍስክ ከሆነ በጣም እጠጣለሁ ወተት። በጣም ነው እምወድ ወተት እጠጣለሁ እና በጣም ደስ ይለኛል ወተት እኔ በጣም ወተት መጠጣት ደስ ይለኛል በጣም ነው እምወድ።

ያው ቤትህ ምን? ያህል ጊዜ ታጸዳለህ ይላል በቀን ሁለት ጊዜ ነው የማጸዳው። እሱም መጀመሪያ ላይ አጸዳለሁ ከዛ ቁርሴን እበላለሁ። ሀዛ ስድስት ሰዓት ላይ ደግሞ አጸዳለሁ እዛ ምሳ እበላለሁ። በቃ በቀን ሁለት ጊዜ ነው የማጸዳው።

አዎ ጥሩ ጥያቄ ነው ምግብን ለሌሎች ማካፈል ትወዳለህ? ይላል አዎ በጣም ማለት ለበተለይ ለኔቢጤ ማካፍ እንዴት ደስ እንደሚሉ ስጥ ራሱ እንዴት እንደሚረክ። ለተቸገሩት ማብላት ማጠጣት እንዴት ደስ እንደሚል ያው ኢትዮጵያዊ ትንሽ ችግሩ ይዞን ነው። እንጂ በጣም ለሰው እንደማካፈል ምን ከዚህ የበለጠ ደስታ አለ? እና በጣም ሰው ማካፈል ደስ ይለኛል። በጣም በጣም በጣም

ትንኞች በአካባቢዎ አሉ ይላል? አዎ አሉ። ግን ያው ብዙ ጊዜ ትንኞች የሚፈጠሩት በበጋ ወቅት ነው በእኛ አካባቢ። በበጋ ወቅት ነው ብዙ ጊዜ ትንኞች የሚፈጠሩት እና ብዙ ጊዜ በበጋ ነው ክረምት የሉም። እና በበጋ ነው ብዙ ጊዜ ትንኞች የሚፈጠሩት እና። በበጋ በበጋ ነው ብዙ ጊዜ የሚመጡት እና ያ ክረምት ብዙም የለም

ያው የምትመኘው ስራ ምንድነው? ብላ እኔ የምመኘው ስራ ያው ሹፌር ብሆን ደስ ይለኛል። ምክንያቱም ያው ህዝብን ባገለግል ደስ ይለኛል። እኔ ሹፌር ብሆን ደስ ይለኛል። ህዝብን ብንባገለግል ደስ ይለኛል። እና ያው

ጫማ ትወዳለህ? አለኝ ያው ጥሩ ነው ያው እኔ ብዙ ጊዜ የምወደው ቀለል ያለ ጫማ ነው ምክንያቱም አንደኛ ለስራ ሁለተኛ በቃ ለእንቅስቃሴም ቢሆን ለእንትን ያው ሸራ ነገር ነው እንደዚህ ሸራ ነገር ቀለል ያለ ጫማ ነው ደስ የሚለኝ ለኔ ሁሌም ከእግሬ ጋር አብሮ ብድግ ብድግ የሚል ነው ጫማ ነው የምወደው ቀለል ያለ ሸራ ሸራ ጨማ በጣም ነው የምወደው ምክንያቱም ቀለል ያለ ስለሆነ ሁሌ የማዘውትራቸው እሱን ነው እና ሸራ ጫማ ደስ ይለኛል።

ሰዓት የምትደርስ ሰው አዎ እኔ በሰአት ሰዓት ብዙ ጊዜ ያው ማለት አንዳንዴ ያው ሀበሻ ቀጠሮ አያከብሩም ይባላል ሰዓት እኔ ሰዓት አልቆይ በተባለው ሰዓት ነው። ብዙ ጊዜ እንትን ምለው ምገኘው ምክንያቱም አሁን እንደ አንድ ሰው ግን ያው በተቀጠረው ሰዓት አልፎ። በሌላ ማለት በቃ ሰዓት እንዳላ በቃ አንድ ሰዓት ተቀጥሮ ሁለት ሰዓት አንድ ሰዓት ተኩል ሶስት ሰዓት ነው ሚመጣው ነው ሚመጣው። አብዛኛው ያው ሀበሻ ቀጠሮ አያከብርም ይባላል። እነሱ እኔ ብዙም ያው ጥሩ ብቻ በስተተባለው ሰዓት ላይ ብዙም አላግኝተን አለኝ ብዙ ጊዜ የለሽ

ማር ትወዳለህ ነው የሚለው ጥያዬ? ማር አዎ በጣም ማር በጣም ነው የምወደው። እንዴ ብቻ ብቻ አብዛኛው ያው ማር በከፊል ያው ምጠላ የለም ብዬ ነው የማስበው። ግን የተወሰነ ነው ሚጠላው ያው እንጂ ማር። ምጠላ የለም። እኔ በራሴ በጣም ነው የምወድ ማር።

ዳቦ ማብሰል ትችላለህ? ይላል አዎ ዳቦ። ያው እኔ እይጠፋኝም ምክንያቱም አውቀዋለሁ ምንም ባልሰራውም ያው ብዙ አስብ ብዙ ጊዜ ሲበስል። ስለማያቸው ክሽን ያው ብዙ ጊዜ ሲያበሉም ስለምን ስለምከታተላቸው እና ዳቦ ማብሰል እችላለሁ። እና ችግር የለብኝም አይጠፋኝም እችላለሁ ዳቦን ማብሰስ እችላለሁ በጣም

ኮከቦችን መመልከት ትወዳለህ? አዎ። ብዙ ጊዜ አዎ ኮከቦች ብዙ ጊዜ የሚወጡት ያው በበጋ ወቅት ላይ ነው። እና እና ኮኮቦቹ በጣምነው ደስ የሚሉትየሆነ አለአይደል የራሳችሁ የሆነ ውበት አላቸው እና በጣም ነው የሚያምሩ። በጣም እና ይሄ ሁሉ ሰው እንትን ቢላቸው በጣም የሆነ አለ አይደል? ደስ ሚል ውበት አላቸው እና እንደኔ ሁሉ ቢያያቸው ደስ ይለኛል ነው የምለው። እና በጣም ደስ ይለኛል

ነው ይላል አይ ጥሩ ጥያቄ ነው እኔ ስራ ስቀጠር ያው መጀመሪያ ነፃ ሰርቪስ ሰጥቼ ነው በነፃ አገልግዬ ነው በኃላ ነው። ወደ ስራ ልቀጠር የቻለው፤ እንጂ መጀመሪያ ግን ያው አገልግያለሁ፤ በነፃ ያለ ደሞዝ ማለት ነው። ያለ ደሞዝ አገልግያለሁ። ከዛ በኋላ ነው ደሞዝ ያው ሊቆረጥልኝ የቻለው እንደዛ ልገባ የቻልኩት እንጂ መጀመሪያ ያለምንም እንትን ነው። በነፃ ነው ሳገለግል የቆየሁት የተወሰነ ተቀጠርኩት

የትኛውን በዓል ትወዳለህ? ይላል እኔ በዓል ያው ማለት ስሰራ እረፍት አለ አይደል ያው በተለይ እሁድ እሁድ ያው ደስ ይለኛል። በዓል ደግሞ ያው መስከረም ላይ ደስ ይለኛል። ምክንያቱም ያው አለ አይደል የአዲስ አመት መለዋወጫ ምናምን ያው ደስ ይለኛል መስከረም ላይ አበቦች አሉ በቃ መስከረም ላይ ብቻ በጣም የሆነ አለ አይደል የሆነ ደስ የሚል እንትን አለ

ስራን ትወዳለህ ይላል አዎ ስራንማ የግድ ነው ስራን መውደድ የግድ ስራን ማክበር የግድ ይላል። ስራን መውደድ አለብህ ስራማ ተወው በጣም ምወደው ስራዬ በጣም የምወደው ምክንያቱም ያው እንደፈለገ እንትን ማለት የምችለው ብስራ ነው አይደለ መቀመጥ ምችለው መኖር ምችለው ስራ ነው ስለዚህ ያው ስራዬ ስራ ያልተከበረ ማን ሊከበር ነው ስራማ የግድ ይላል ማክበር የግድ ይላል ስራ ስራን የግድ ማክበር የግድ ይላል።

ለስራ ትጓዛለህ አዎ ለስራ በጣም ማለት ያው ብዙ ግዜ እንደ ሃያ ኪሎ ሜትር በእግሬ ያው እሄዳለሁ ለስራ። ሁሌም እጓዛለሁ ብዙ ግዜ አብዛኛውን በቃ ትራንስፖርትም ስለሌለ ብዙ ግዜ ወደስራ በቃ በእግር ነው። ያው ማለት ትራንስፖርት ብዙም ያው ይቺ ቸገራል ማለት ቦታው። ብዙም ትራንስፖርት ፍሰት የለውም ወደዛኛው እና ብዙ ጊዜ በእግሬ ነው ብዙ ጊዜ አዎ ተጉዤ ነው የምሰራው

ምን አይነት ጥቅማ ጥቅም አሉህ? ይለኛል ያው ጥቅማ ጥቅሙ ያው ደሞዜ ነው እንጂ ጥቅማ ጥቅሙ ብዙም የለኝም። ማለት አንዳንዴ ያው ከስተመሮች እንደዚህ አንዳንድ ነገር ተስላሽ ያውም አልባ የሆነ አለ አይደል ደስ ብሏቸው ዝም ብሎ ቲፕ የሚያደርጉ ነገር አለ እንጂ ሌላ ብዙም ጥቅማ ጥቅም የለኝም። ከደሞዜ ውጭ ከሌላ ምንም ጥቅማ ጥቅም የለኝም።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? ይላል አዎ። ወደ ሱቅ ወይ ገበያ ከመሄዴ በፊት ያው መጀመሪያ ሊስት ይዤ ነው። ከዛ በኋላ የሚገዙት መጀመሪያ ሊስት ይዤ የሚገዙትን ያው ቸክ አድርጌ ነው ከዛ በኋላ ወደ ግዢ የምሄደው እና መጀመሪያ ግን ያው ሊስት ይዤ ነው። ዝርዝራቸው የሚገዙትን እቃዎች ዝርዝር ስም ዝርዝር እይዛለሁ። ከዛ በኋላ ነው ወደ ሱቅ ወደ ገበያ የምሄደው። አዎ እጽፋለሁ ዝርዝርማ ጽፌ ነው የምሄደው

ቡና? ወይ ሻይ ትመርጣለህ ይላል፤ ያው እኔ ቡና ነው የምጠጣው ብዙ ጊዜ ያው ቡና ያው ትንሽ ያነቃቃል ምናምን ስለሚባል። እኔ ሻይ አልወድም። ያው ቡና ነው ቡና ያው ብዙ ጊዜ ቡና እጠቀማለሁ። ያው ያነቃቃል ምናምንም ስለሚሉ ቡናን በጣም የምወደው ቡና እጠጣለሁ በቃ። ያው ብዙ ጊዜ አላዘወትርም እንጂ ቡና እጠጣለሁ እኔ እጠጣለሁ

በበጋ ወቅት ምን ታደርጋለህ ይላል ጥሩ ጥያቄ ነው በበጋውም ብዙ ጊዜ ዝናብ ስለሌለ። ያው መስኖ እንደዚህ ጎመን ቆስጣ ምናምን አትክልት ነገር እንትን እላለሁ ውሃ በመስኖ ወስጄ ማለት ነው። እንደዚህ እና ጎመን ብዙ ነገሮች እንትን እላለሁ ቆስታ ምናምን እንደዚህ ነገሮች ብዙ ጊዜ እጠቀማለሁ። በበጋ ውሃ ወስጄ ከወንዙ እንደዚህ ያው ብዙ ጊዜ እጠቀማለሁ። በበጋገ ያው በበጋ ዝናብ ስለሌለ እንደዛ ብዬ ያው ትንሽ እጠቀምበታለሁ። ያው የተወሰነ

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት ያው ብዙ ጊዜ ኩሽ አፕ በጣም ነው የምወድ ምክኔቱም። ሁሌም ከእኔ ጋር አብሮ የሚሄድ ነው። ምክንያቱም በሚሄድበት ቦታ እንኳን ስራ ቦታ ልሄድም እቤቴም ልሁንም ፑሻፕ ጠዋት ጠዋት ፑሽ አፕ በቃ እኔ እኔ ጋር ማለት እኔ ጋር አብሮ ስለሚሄድ ብዙ ጊዜ ፑሽ አፕ በጣም ነው የምወደው። ምክንያቱም እኔ ጋር ነው አብሮ ያለ ፑሽ አፕ በቃ። ፑሽ አፕ በቃ ሁሌ ነው እስራቦታሁኘም እቤቴም ሁኜም ሁሌ እምሰራው ስራ ስለሆነ ደስ ይለኛል ፑሽ አፕ